ትማቲም የአትክልት አይነት ነው የአትክልት በጥሪያቸው ከሚበሉ አትክልቶች አንዱ ነው። እንዲሁም በስሎ ወይ ደግሞ በተለያዩ መልኩም እንደ ስልስ ሆኖም ያገለግላል ማለት ነው። ቲማትም በሌላ መልኩም እንደ በፋብሪካ ፕሮሰስ ተደርጎ ወይ ደግሞ በፋብሪካ ተሰርቶ እንደ ድልህ ወይ ደግሞ መልመላታ ሆኖም ይሰራል ማለት ነው። ስለዚህ በብዙ መልኩ ለምግብነት የምንጠቀመው ነው። ቲማቲም ቲማቲም በጥሬውም ይበላል ፈጣን የሆነ የምግብ አዘጋጃጀት ተደርጎ በእንጀራ ይበላል ማለት ነው። ስለዚህ በጣም ጠቃሚ ነው። ለምግብነት የሚያገለግል የአትክልት አይነት ነው።